ብስክሌት ትጋልባለህ አዎ ብስክሌት መጋለብ የጀመርኩት ትንሽ ልጅ ሆኘ ነው። ይሄ ደግሞ የህፃናት ልጆች ይሄ መደገፊያ ያለበት ሳይሆን ይሄ ከስምንት አመት ስምንት አመት ይመስለኛል ስምንት አመት አካባቢ ያሉ ልጆች ሚነዱት አይነት ባይስክል ወይም ደግሞ ብስክሌት ማለት ነው። እሱን ነበረ በዛ ነበር የተለማመድኩት። እና እችል ነበረ ብዬ ነው ማስበው ግን ወደ ትልቁ ሳልፍ እሱን ችዬ ያው ማሽከርከሩ የሚያቅት ነገር አይደለም። ነገር ግን ያኛውን ለብዙ አመታት ከነዳሁት በኋላ ወይም ከጋለብኩት በኋላ። ወደ ትልቁ ሳልፍ የቁመትም ችግር ሊሆን ይችላል። አዎ የቁመት ቁጭ ብሎ በተለይ ደግሞ ሴት ስትሆን። ወይም ደግሞ የዛኔ የያዝኳቸው ብስክሌቶች ረዘም ያሉ ሊሆን ይችላሉ። ግን እንደዛ ሆኖ ትንሽ ለመድረስ ያስቸግራል እዛ የእግሩ ፔዳሉ ላይ ወይም ደግሞ የእግር ማሽከርከሪያው ላይ ለመድረስ ያስቸግር ነበርና ምቾት አይሰጥም። ከዛ ውጪ ግን ማሽከርከር እችላለሁ ወይም መንዳት እችላለሁ ወይም ደግሞ